ወደ የትኛው ቦታ ተውቃለህ ለሚለው? እኔ ተጉዤ የማውቀው። ከቤት ወደ ስራ ቦታ ወዳሉት ወደ ገበያ ቦታዎች። እንዲሁም ደግሞ ከቤተሰብ ጋር። ብቻዬን ስለሆነ የምኖር ወደ ቤተሰብ ጋር እጓዛለሁኝ። እህቶቼ ወዳሉበት ቦታ እጓዛለሁኝ። እና ወደ የትኛው ቦታ ተጉዘህ ታውቃለህ ለሚለው? እነዚህ እነዚህ ቦታዎች ላይ ተጉዤ አውቃለሁኝ

ከልጅነትህ የምትዘከረው ነገር አለ ለሚለው? ከልጅነትህ የምዘከራቸው ነገሮች። ከጓደኞች ጋር በጣም ልጅ እንደሆንኩኝ የተለያዩ ነገሮችን ጭቃ በማቡካት በጭቃ ደግሞ የተለያየ ነገሮችን በመስራት። እንደውም ደግሞ ቅጠልን በመሰብሰብ ቅጠል እንጀራ ነው እያልን። ጭቃን በመጠፍጠፍ የዳቦ እያረን እንደውም እነዚህን ነገሮች ስጫወት። የልጅን ከልጅነት የምትዘከረው ነገር አለ የሚሆነው እነዚህ ነገሮች ይዘከራቸዋለሁ

ሃይማኖታዊ ግብር ታከብራለህ ይላል እናም ሃይማኖታዊ ግብር ታከብራለህ ለሚለው። ልክ ከሃይማኖት ጋር ተያይዞ የሆነ ግብር እሚቋረጥ አለ። እናም ያንን ልክ በዚህ ሰዓት። ግብር ገብሩ ወይንም ክፍሉ ሲባል እከፍላለሁ ወይም እገብራለሁ እናም ሃይማኖታዊ ግብር ታከብራለህ ለሚለው። አዎ አከብራለሁ

ማሸለፍ ትችላለህ? ለሚለው ማሸለፍ አዎ ማሸለም ይቻላል? ወይ ጎበዝ ተማሪዎችን እንዲሁም ደግሞ ህፃናትን ለማበረታታት በ ከትምህርት ጋር ተያይዞ። እናም እነዚህ ሞካሪ ጎበዝ ተማሪዎችን ለትምህርት ትጉህ እና ታታሪ የሆኑትን ማሸለም እችላለሁ። እናም ማሸለፍ ትችላለህ ለሚለው? አዎ እችላለሁ

ወደ ስራ ኖት ትሄዳለህ ለሚለው? ስራ አ እሄዳለሁኝ እ ከሰኞ እስከ አርብ ባሉት ስራ ቦታ እሄዳለሁ። እ እንዲሁም ሁለት ተኩል ገብቼ ስድስት ተኩል ወጥቼ እንደውም ሰባት ተኩል ወጥቼ እናም አስራ አንድ ተኩል ደግሞ ወደ ቤት እመለሳለሁ። እእ እናም ወ አምስቱንም ቀናት ከሰኞ እስከ አርብ ያሉትን ወደ ስራ እንድትሄድ አለህ የሚለው? አዎ እሄዳለሁ

ማደንዘዝ ትወዳለህ ለሚለው? አዎ እወዳለሁ ማደንዘዝ የሚለው። ለምሳሌ በምቆምበት ሰዓት እግሬ በጣም ይደነዝዘኛል። እንዲሁም ደግሞ እንደዚህ እጅን እታፋየላይ ምናምን በማድረግ። በዛን ሰዓት በምንተራት ሰዓት እጄን አደርግና ከዛ ይደነዘዘኛልና። ማደንዘዝ ትወዳለህ ለሚለው? አወ

የምትወደው መጥጥ ምንድነው? ለሚለው የምወደው መተግበሪያ ለምሳሌ በቤት ውስጥ በጣም የምወደው መተግበሪያ። አሉ ኦቭኖችን እንዲሁም ደግሞ የተለያዩ ነገሮችን ማድረግ የምትችልባቸው እንዲሁም ደግሞ በጣም የምወደው የዳቦ መጋገሪያ የኬክ መጋገሪያ። ማሽኖችን እነዚህን የምትወደው መተግበሪያ ምንድነው የሚሆነው? እነዚህን እወዳለሁ

በገብያ ዋጋ መደራደር ትችላለህ ለሚለው? አዎ መደራደር እችላለሁኝ እናም እእ ከስፒር ከተለያዩ አትክልት ምናምን በምገዛበት ሰዓት በጣም ከተወደደ እ ለምን አትቀንሱም ምናምን እያልኩ እደራደራለሁ። እንዲሁም ደግሞ ከልብስ ጋር ከጫማ ጋር እ ከተለያዩ ከሚቀባቡ ለሴት ከሚሆኑ ነገሮች ጋር እነዛን በእዛ በምገዛ ሰዓት። በገበያ ዋጋ መደራደር ትችላለህ ለሚለው? አዎ እችላለሁኝ

ከቤትህ ስራ ምን ያህል ይርቃል ለሚለው ከቤቴ የስራ ቦታ ራቅ ይላል። ግን ይኸው በአንዳንድ ጊዜ በባጃጅ አንዳንድ ጊዜ ደግሞ በታክሲ ታክሲዎች ባጃጆች በሚጨናነቁበት ሰዓት ደግሞ በጣም ሰው ሲበዛ በእግሬ የምሄድበት ሁሉ አለ እና ከቤተ ስራ ምን ያህል ይርቃል የሚለው አርባ ደቂቃ ይርቃ

ከደንበኞች ጋር ትገናኛለህ? ለሚለው አዎ እገናኛለሁኝ። ከደንበኞች ጋር እናም ስራ ቦታ ላይ እገኛለሁ። እንዲሁም ደግሞ በዓላት በሚሆኑበት ሰዓት ከደንበኛ እገናኛለሁ። እንዲሁም ደግሞ ከደንበኞች ጋር እንደዚህ የስ ስብሰባ ሲካሄድ እገናኛለሁ። እና በብዙ በተለያዩ መንገዶች ከደንበኛ ጋር ትገናኛለህ? አዎ አገናኛለሁ

አዎንታዊ አስተያየት ተቀብለህ ታውቃለህ ለሚለው አዎ አዎንታዊ አስተያየት ተቀብሎ አውቃለሁ ማለትም ጥሩ የሆኑ ነገሮችን ከመጥፎ ወደ ጥሩ ቦታ ሲመልሱኝ የ የተበላሸ ነገርን ሲያውብኝ ወደ ጥሩ ቦታ እንዲመለስ ሲያደርጉኝ እናም አዎንታዊ አስተያየትን ተቀብሎ ታውቃለህ የሚለው አዎ ጥሩ አስተያየት የሚሰጠኝን እቀበላለሁና አዎንታዊ አስተያየት ታውቃለህ ለሚለው አዎ አውቃለሁ

ጫማ ለሚለው ጫማ ከተለያዩ ጉዳት ካላቸው ነገሮች ሊከላከልልን የሚችለው ነው። ከፈለግነው ቦታ ወደፈለግነው ቦታ ለብሰነው የምንቀሳቀስ እንዲሁም ከእሾህ ሊከ ይከላከልልናል። ጭቃ ካለ ከጭቃ ይከላከልናል እንዲሁም ደግሞ መሬቱ በሚሞቅበት ሰዓት ከሙቀቶች ይከላከልናል። እና ጫማ በጣም ብዙ ጥቅሞች አሉት እናም ደስ ይላል። ጫማ

ባንክ ለሚለው ባንክ በጣም ለሰዎች በጣም አስፈላጊያችን ነው። ባንክ ለመቆጠቢያነት ይጠቅመናል ገንዘቦችን ቶሎ ላለማጥፋት። ካለን ገንዘብ ላይ ወደ ባንክ ወደ ባንክ በማስቀመጥ እና በፈለግነው ሰዓት ከዛ በኋላ ያስቀመጠውን ያስቀመጥነውን ገንዘብ ሄደን ከባንክ እናወጣለን። እናም ባንክ በጣም አስፈላጊ እና አስፈላጊ ነገር ነው

አያት የሚለው እንግዲህ ለምሳሌ አሁን የኔ የአባቴ እናት የአባቴ አባት ደግሞ የእናቴ እናት እናም የእናቴ አባት አያት ይባላል። እናም አያት በጣም በቃ ልክ በህይወት ካገኘናቸው ሳይሞቱ በጥሩ መካሬዬ። ነገሮችን ሁሉ በጥሩ ሁኔታ ወደፊት እንዴት እንደው እንዴት እንደው የሚመክሩ ናቸውናም አያት ማለት።

ሆድ የምንለው የወንድ ምግብ ተመግበን የውይ ምግብ የሚከማችበት የውይ ቀጥታ ወርዶ ሆጅ ላይ ነው። እናንተን የሚለው ወደዛው ልክ እንደ ባህላችን አሁን ለምሳሌ ብላ አትብላ ምናምን ሲባል ሆዴ ሞልቷል ጠግቤያለሁ በቃ ለማለት ሆዴ ሞልቷል ምናምን ይባላል። እና ይሁን ምግብን ተጠቅመን ሆድ ውስጥ ነው የሚወርድ የሌላ መንገድ ደግሞ ይወገዳል። እንጂ ሌሎች ቆሻሻዎች

ሰኞ የምለው ቃል የሚለው ቃል ሰኞ። ልክ ቅዳሜ እና እሁድን እረፍት ሆኖ ልክ ሰኞ እንደ አዲስ ቀን በቃ እንደ አዲስ ቀን። ስራ የምን የምንገባበት ቀን ደስ የሚል ቀን ያው እረፍትም ቅዳሜና እሁድ ስለተገኘ እናም ሰኞ ልክ እንደ አዲስ ቀን ደስ ብሎ ነው ወደ ስራ የምንገባበት ቀን ነው። እና ሰኞ እንደዚህ ነው እኔ የማየው

ሪፖርት የሚለው ሪፖርት ማለት አንድ ስብሰባ ላይ ስብሰባ የሆነ አዲስ ነገር ይዤ ከዛ እዛ ስብሰባ ላይ የሆነ አዲስ ነገር የምነግራቸው ሪፖርት ወይንም ሪፖርት የማደርግላቸው ያ ነገር ስብሰባ ላይ በቃ እንደዚህ እንደዚህ እንደዚህ ይሄ ነገር እንደዚህ ነው ብዬ የምለው የማቀርበው ሪፖርት እለዋለሁኝ።

ቃል መጠይቅ የሚለው ልክ በቃል ሆኖ ፊት ለፊት ሆነን የተለያዩ ቃለ መጠየቆች አሉ እናም ለምሳሌ አሁን ምሳሌ እንደ እንቆቅልሽ ነገሮች ልክ እንደ ቃለ መጠይቅ ወስደዋለሁኝ ልክ እኔ እንቆቅልሽ ስል ያ ተቀባዩ ደግሞ እኔ የጠየቁትን ጥያቄ የሚጠይቅ የሚመልስበት እና ይሄንን ቃለመጠየቅ እለዋለሁ።

ሰላም የሚለው ቃል እኔ ስገልጸው ሀገር ሰላም ነው። ቤተሰብ ሰላም ናችሁ እንዴት ናችሁ ብሎ ለሰላም ሰላምታ መሰጣጣት ማለት። እንዲሁም ደግሞ ከጓደኛ ጋር ሰላም መባባል። እናም ሰላም የሚለው ቃል በዚህ መልኩ እገልጸዋለሁኝ።

አቀራረብ የሚለው ቃል አሁን ከጓደኛ ጋር ወይንም ከማላውቀው ሰው ጋር እንዴት እቀርበዋለሁ? የሚል። በቃ ብዬ አስቤ አቀራረብ የማደርግበት። እና ያን ሰውዬ እንዲቀርበው የማደርግበት እናም ደግሞ አቀራረብ የሚለው ቃል ደግሞ አሁንም። ልክ ስገልጸው የሆነ ስብሰባ ላይ የሚቀርብ ነገር እንዴት አድርጌ ላቅርበው ምናምን ብዬ ያንን አውጥቼ አውርቼ የማቀርብበት እና አቀራረቡ የምለው እንደዚህ እገልጸዋለሁኝ

ባል የሚለው ቃል እንግዲህ እኔ ስገልጸው ባል ማለት የትዳር ጓደኛ የትዳር አጋር እንድሁም ልክ የዘላለማዊ አብሮ የሚኖር አብሮ የሚኖር የሚኖረኝ እንዲሁም አብሬ የምወልደው የምንወልድ የምንከብድ በቃ ለቤተሰቦቻችንን እቅፍ አድርገን የምንይዝ እና ባል እሱም ወደ ቤተሰብ ሳይሄድ እኔም ሳልሄድ አንድ ጋር ሆነን ቤትን አቋቁመን ትዳር የምንመራ ነው። ባል ማለት እኔም ስገልጸው እንደዚህ

ካልሲ የሚለው ካልሲ። እኔ በብዛት የምጠቀመው ክረምት ክረምት ላይ ነው። ክረምት ላይ ካልሲ በጣም አዘውትሬ እለብሳለሁ ለቅዝቃዜ። ለቅዝቃዜ በሙቀት ሰዓት እንኳን አልፎ አልፎ አቧራ አለበት ቦታ ላይ ስሄድ እና እንደውም ደግሞ በሽፉን ጫማ በሽፉን ጫማ የምጠቀመው ነው። እና ካልሲ እንደዚህ ገልጸዋል

ማዳመጥ የሚለው ልክ ስብሰባ ላይ አሁን ስብሰባ ሰዓት በማዳምጥበት ሰዓት። በቃ ልክ አይምሮዬን በአንድ አድርጌ ነገሮችን ሁሉ በጥንቃቄ ጥሩ ነገሮቼን ደግ ነገሮቼን እለያለሁኝ። እናም ማዳመጥ የሚለውን። ጥሩ ጥሩ ነገሮችን ምስጥ ብዬ ልቦናዬን በአንድ አድርጌ የማዳምጥበት አለኝ። እና ማዳመጥ የሚለውን እንደዚህ ነው

መናፈሻ የሚለው አሁን መናፈሻ ልክ በገጠርም በከተማውም በሁሉም በተለያዩ ቦታዎች አሉ መነፈሻ ቦታዎች እናም ልክ በእረፍት ሰዓት በእረፍት ሰዓቴ የምዝናናበት የምዝናናበት በተለይ እሁድ እሁድን ልክ በደስተኛ ሁኔታ ሆኜ ሄጄ የምናፈስበት ንጹህ አየር የማገኝበት ነው የመገልጸውና መናፈሻን በጥሩ ሁኔታ በጣም የምመርጠው ነው። እና መናፈሻ እንደዚህ

ማክሰኞ የሚለው እንግዲህ ከቀናቶቹ ከሳምንት ከሳምንቶች ውስጥ አንዱ ነው። ማክሰኞ የምንለው እናም ልክ እንደዚሁ የው ስራ ቦታ የምሄድበት ነው ሰዓትን ጠብቄ ሰዓትን አክብሬ የስራ ቀናት ነው። እናም ማክሰኞ ከዛ ደግሞ ማክሰኞ ልክ በዚሁ ባለሁበት ቦታ ላይ ዋና ገበያ የሚውልበት። ነው እናም የገበያ ቀናትም ነው

ዋጋው ስንት ነው የሚለው? ልክ ልገዛ እንትን ያልኩትን በአትክልትም በፍራፍሬ ዙሪያም ሊሆን ይችላል። እንደዚሁ ደግሞ ጫማ። በጫማም ሊሆን ይችላል። ልብስም ሊሆን ይችላል የተለያዩ ብርድ ልብሶች አሉ አንሶላዎች አሉ። በቃ ልክ ተዘርዝሮ አያርቁም ቤቱ ውስጥም የተለያዩ እንደ ፍሬጅ እንደ ምን ልክ የነዚህን ዋጋ እንደ አጠቃላይ ዋጋው ስንት ነው? ብዬ ልገዛ ያሰብኩትን ነገር ዋጋው ስንት ነው? ብዬ ጠይቄ ስለሆነ የምገዛው ዋጋው ስንት ነው ለሚለው እንደዚህ ነው የምገዛው

ሻይ የሚለው እንግዲህ እኔ በብዛት ሻይን ልክ ለቁርስ ቁርስ በተጠቀምኩ ሰዓት ሻይን ሁል ጊዜ ላይ የምጠቀመው ነው እሱም የሆነ ድብርት ካለ ምግብን በልቼ ሞቅ ሲለኝ የሚያረጋጋልኝ በጣም የምወደው ሻይ የሻይ አይነት ነው እናም ሻይ የምለው ይሄው ለመጠጥ ሞቃትም ሞቅ ነገር ስለሆነ ደስ ይለኛል።

ሳምንት የሚለው እንግዲህ ሳምንት ከሰኞ እስከ እሁድ ያሉ ናቸው። እናም ከሰኞ እስከ አርብ ያሉ በቋሚነት የስራ ሰዓት ሲሆኑ። ቅዳሜና እሁድ ደግሞ የእረፍት ጊዜ የተለያዩ ስራዎችን እንደ ልብስ ማጠቢያነት ወደ ቤተክርስቲያን በመሄድ ምናምን የምጠቀማቸው ናቸው። እናም ሳምንት የምንለው ከሰኞ እስከ እሁድ ያሉት ናቸው

እናት የሚለው እንግዲህ እናት ምንም በቃ ከበቂ በላይ ብዙ ነገር መግለጽ የሚቻል ነው። እናት ማለት እንግዲህ ዘጠኝ ወር አርግዛ፣ ወልዳ እንዲሁም ደግሞ ልክ ደረጃ ላይ እስከሚውሉላት ድረስ ለልጆቿ ብዙ መስዋዕትን የምትከፍል፤ ከራሷ አስበልጣ ለልጆቿ ለልጆቼ ለልጆቼ የምትል ናት እና እናት ማለት በጣም በቃ በጣም በትልቁ እናት ማለት ለኔ በጣም ከባድ በቃ

ስምምነት የሚለው እንግዲህ ስምምነት ማለት ፀብ የሌለበት። ልክ ተስማምቶ በፍቅር በሰላም በደስታ ሁሉንም ነገሮች ንግግሮችንም። ይሄ ይሁን ይሄ አይሆንም ይሄ የሚለውን የሆነ ውሳኔ ለመስጠት ይሄ ሁሉ ስምምነት በቃ በስምምነት የሚደረግ ሲሆን። ስምምነት ማለት በቃ ልክ በአንቺ ሆኖ መስማማት ለማለትም ስምምነት

ትብብር ሲል ትብብር ለሚለው በቃ ተባብሮ አንድ ጋር ተጋርቶ ጥሩ ነገሮችን አንዱ የሚያቅተውን አንዱ ተደጋግፎ የሚሰራ። ስራ አሁን በስራ ሁኔታ ላይ ስወስደው ከባድ ለአንድ ሰው የሚያቅተውን ወደ ሁለት ወደ ሶስት ሰው አምጥቶ ከባዱን ነገር አቅልሎ መስራት። ትብብር ትብብር የሚለው እንደዚሁ

አስር የሚለው እንግዲህ ከአንድ እስከ ሰላሳ ቀናቶች አሉ በአንድ ወር አንድ ወር ሰላሳ ቀን ይይዛል። እና አሰር የሚለው ከሰላሳ ቀናቶች ውስጥ አንዱ ነውና። አስር የሚለውን በዚህ መልኩ ገልጸዋለሁ።

ልምድ ልምድ የሚለው እኔ ስገልጸው አሁን ልምድ የተለያየ አለ የስራ ልምድ የተለያዩ በስራ እንደ አጠቃላይ በስራ ዘርፎች ልምድ አሁን በቤት ውስጥ አለ። በመስሪያ ቤት ውስጥ አለ የስራ ልምዶች። ቤት ውስጥ አሁን በተለያየ መንገድ የተለያዩ ነገሮችን የማብሰል የመስራት ልምድ። እና ልምድን በዚህ መልኩ

እንኮት የሚለው ልክ አሁንም ባየው ባለው አየር ስገልጸው ጠዋትና ማታ ላይ በጣም የሆነ ቅዝቃዜ አለ። እና ጠዋትና ማታ ላይ ቅዝቃዜን ለመከራከር ሙቀትን ለማግኘት ኮትን ደርቤ እለብሳለሁኝ እናም ኮትን በዚህ መልኩ እጠቀመዋለሁ።

ቆጮ የሚለው እንግዲህ፣ ቆጮ ምግብ ነው ለምግብነት የሚሆነው ቆጮ የራሱ የሆነ አሰራር አለው። እናም ቆጮን አርፎ እኔ የወንዱ አሠራሩንና አይቼው አውቃለሁኝ እንጂ ምግቡ በጣም ብዙ እኔ አይመቸኝም ግን ቆጮ የምንለው ለምግብነት የሚሆን ነው

ይቅርታ የምለው። ለምሳሌ አሁን እኔ ከሰው ጋር ብጣላ። ልክ ይቅርታ ከትልቅም ሰው ጋር ከሆነ ከትንሽም ሰው ጋር ከሆነ ከወጣትም ጋር ይሁን ከማንኛውም ሰው ጋር። የሆነ ያስቀየምኳቸው ነገር ምናምን ካለኝ ይቅርታ። ይቅርታ ሁለተኛን ላልደግም ሁለተኛ ይሄን ነገር ላልደግም ይቅርታ አድርጉልኝ። እላለሁና ይቅርታ ማለት ስምምነትን ለማውረድ ፍቅርን ለማውረድ ነው

አውሮፕላን የምንለው እንግዲህ አውሮፕላን ልክ በ አሁን እዚህ ኢትዮጵያ ውስጥ ልክ ከአንድ ቦታ ወደ አንድ ቦታ ለምሳሌ ከአዲስ አበባ ኮምቦልቻ ከኮምቦልቻ አዲስ አበባ ልክ በደቂቃ ውስጥ በቃ በደቂቃ ውስጥ ካሰቡበት ቦታ ለመድረስ በጣም ፈጣንና ጥሩ የሆነ ነው። እንደውም ደግሞ ልክ ከሀገር ውስጥ ወደ ውጪ እንደ ልብ የመዘዋወሪያ እንትን ነው። እና አውሮፕላን እንደዚህ ገልጸዋለሁኝ በጣም ደስ የሚል ነው።

አልገባኝም የሚለው ኧአዎ አሁን ለምሳሌ ይሄ የሆነ ሰው ስለሆነ ነገር ሲያስረዳኝ ልክ ካልገባኝ ይሄ ነገር እኮ አልገባኝም ኧ ግልጽ አድርግልኝ ኧ እላለሁኝ እና ስብሰባም ላይ ከሆነ ያ ስብሰባ መሪው የሆነ ነገር ሲናገር እጄን አውጥቼ አልገባኝም በግልጽ ይነገረኝ ግልጽ ይደረግልኝ እላለሁና አልገባኝም ማለት ግልጽ ግልጽን ግልፀኝነት ለማድረግ ያክል ነው።

ቀይ የሚለው ቀይ እንግዲህ ድምቅ ብሎ የሚታይ ቀልቶ አምሮ ቅርብ ልክ ሩቅ ቦታ ሆኖ የ ደምቆ የሚታይ እና ቀይ ከቀለማት ጋር ስገልጸው በጣም ደምቆ የሚ አእምሮ ርቀት ላይ ሆኖ ደምቆ የሚታይ ነውና። ቀይ በተለያዩ በጫማም በልብስም በሁሉም ነገሮች እኔ በጣም ደስ ይለኛል እጠቀመዋለሁኝ በቀይ እንደዚህ ነው የምገኘው

ኩሽና የሚለው እንግዲህ ኩሽና የምግብ ማብሰያ ቤት ናት። ማለት እናም ልክ የ በእሳት አሁን ለምሳሌ በእሳት የሚሰራባት ኩሽና እኔ ሳውቅ አሁንም ልክ የምጠቀምበት እንጀራ መጋገሪያ ምጣድ ያለበት እንዲሁም ደግሞ እሳትን በማንደድ የምጠቀምበት፣ የተለያዩ ወጥን አትክልቶችን ምናምን ማብሰያ ነው ኩሽና የምንለው።

ታች የሚለው እንግዲህ ታች ሲባል ወደ ታች ወደ ታች የገባ አጎንብሶ ወይንም ደግሞ ጉድጓድ ነገር በቃ ታች ሲባል ወደ ውስጥ የገባ እቃም ለማውጣት ከሆነ ልክ አጎንብሶ ወደ ታች ገብቶ ማውጣት ታች የምንለው እንግዲህ ዝቅ ያለ ወደ ውስጥ የዘለቀ እንደዛ ነው እኔ የምገልጸው

እገዛ ሲባል እንግዲህ እገዛ እእ በቤቱ ውስጥም ሊሆን ይችላል ኧ ውጭ ላይ በስራም ጉዳይ ሊሆን ይችላል። እናም አሁን ልክ በቤት ውስጥ ላይ ስናመጣው ኧ ከባድ ስራዎችህን አሁን ልክ በሰርግም ሰዓት በሀዘንም ሰዓት ኧ ጊዜ ልደት በሆነ ሰዓት ኧ ያን ጊዜ ከፍተኛ የሆነ ድግስ ምናምን ምናምን ሲደገስ በገንዘብም ሊሆን ይችላል በጉልበትም ሊሆን ይችላል በተለያዩ ነገሮች ኧ እገዛ እናደርጋለን አደርጋለሁኝ። እናም እገዛ የሚለውን እንደዚህ

ደስተኛ የሚለው እንግዲህ ደስተኛ ሲባል ልክ አሁን ፈተና ፈተና ተፈትኜ ውጤት ሲመጣልኝ በጣም ደስተኛ እሆናለሁኝ። እንደውም ደግሞ ልክ ተወዳድሬ ሳልፍ ደስ ይለኛል። ጥሩ ውጤት ሲመጣልኝ እናም ደግሞ በተለያዩ ነገሮች ላይ ከፍቶኝ ሆነ ደስ የሚያሰኝ ነገር ሳገኝ በጣም ደስተኛ እሆናለሁ። እና ደስተኛ መሆን በጣም ደስ ይላል እና ደስተኛ እንደዚህ

ትርፍ ሲባል እንግዲህ ትርፍ አሁን በንግድ ዙሪያ አንዳንድ ነገሮችን የሆኑ ሸቀጣ ሸቀጦችን ሱቅ ላይ የሚሸጡ ነገሮችን ስሰራ ልክ የተሻለ ትርፍ ሳገኝ በጣም ደስ ይለኛል። እና ትርፍ ማለት ከዋናው ካመጣሁበት ብር ላይ ትርፍ የሆነ ብር ሳገኝ። ትርፍ የሚለው እንግዲህ

ልትረዳኝ ትችላለህ? የሚለው እንግዲህ ያው እኔ እንግዲህ ስገልጸው አንድ ጓደኛ የሆነ የሚሰራው ነገር ኖሮት ልክ ያነሰው ነገር ሊኖር ከተቻለ። በገንዘብም ይሁን በጉልበትም ይሁን እንዲሁም በተለያየ ነገር ልትረዳኝ ትችላለህ። ሲለኝ አግዘኝ ማለቱ ነውና በገንዘብም በተለያዩ ነገሮች መረዳዳት መተጋገዝ በእውቀትም ሊሆን ይችላል። እና ልትረዳኝ ትችላለህ ማለት በዚህ

አባት ኧ ሲባል እንግዲህ አባት እ በቃ ልክ መግለጫ የሌለው በጣም ከባድ የሆነ ኧ ለልጅ መስዋዕትነትን የሚከፍል ልጆቹን አሳድጎ ከህፃንነት ጀምሮ አሳድጎ ምን ብሎ በልብስም በምግብም በሁሉ ነገሮችን አሟልቶ ለደረጃ የሚያበቃ ልክ ልጅን አለበት ቦታ የሚያደርስ በመንከባከብ ሁሉን ነገር እንትን ብሎ በማድረግ አባት ሁሉን ነገር ለልጅ የሚያደርግ። እና አባትን እንደዚህ

ማንበብ ማለት እንግዲህ ማንበብ በየትምህርት አይነቶችን ሰብጀክቶችን የተለያዩ መጽሐፎችን ከልብ ወለድም ከመጽሔትም እንደ አጠቃላይ የኢትዮጵያ እንትኖች የሚነበብ የተለያዩ ታሪኮች እነዛን ማንበብ የሚባል የሚባለው እንግዲህ የተለያዩ ጠቃሚ ጠቃሚ እንትኖችን ማንበብ ነው እና እንደዚህ

ምግብ ቤት የሚለው እንግዲህ ምግብ ቤት የተለያዩ ያው ሰዎች እንደ አጋጣሚም እንደ ቋሚነትም አድርገው የሚመገቡ አሉ እዛ ቤት። እናም የራበውም ሰው ድንገት ገብቶ የሚመገብበት። እናም የተለያዩ የጾም ምግቦች የጾም ያልሆኑ ምግቦችን የተለያዩ ነገሮች የሚገኙበት ምግብ ቤት እለዋለሁ

ጨው የሚለው እንግዲህ ጨው ምግብን የሚያጣፍጥ። ነው ጨው ማለት እናም ምንም አይነት ቅመም ቢገባ የተለያዩ ቅመሞች ምግብ ላይ ቢጨመር ጨው ከሌለው ምንም አይነት የተሰራው ምግብ። ምንም አይነት እህል ውሃም አይልም። እና ጨው የምንለው በጣም ምግቦችን መጠን መጠን ባለው መልኩ ማድረግ ጨው ምግብ አጠፋጭ ነው

መተኛት ማለት እንግዲህ መተኛት ሲባል። ሰርቶ ሰርቶ ሰው ይደክመዋል። እና ልክ ሲደክመኝ ሰርቼ ሰርቼ ስተኛ እረፍት እረፍት አገኛለሁኝ። በቃ ደስ ታያለሁ እረፍት አገኛለሁ። እናም እንቅልፍም ሊመጣ ይለኛል። ወይንም ደግሞ እንቅልፍም ባይኖርም እረፍት መውሰድ ነጻነትን ማግኘት በቃ መተኛት ማለት እኔ እንደዚህ ነው የ

ቀሚስ ሲባል እንግዲህ ቀሚስ ለሴት ልጅ በጣም ድምቅ አድርጎ የሚያሳይ የሚያምርባት በቃ ልክ ሴትነቷን የሚገልጽ ነው። ቀሚስ ሲባል እንግዲህ ቀሚስ በተለያዩ እንትን የባህል ቀሚስ አሉ ዘመናዊ ቀሚሶች አሉ። እና ቀሚስ በጣም ደስ የሚያሰኝ ለሴት ልጅ ውበት የሆነ ነው። እና ቀሚስን በዚህ መልኩ ገልጸዋሁ

እግር ሲባል እንግዲህ እግር ማለት የትም ያሉበት ቦታ ደርሶ እሚመጣ ያው ድካምም ቢኖር ግን እግር ማለት እረፍት እየወሰዱ እረፍት እየወሰዱ እረፍት እየወሰዱ አሁን ገንዘብ በታጣ ሰዓት በመኪና ላለመሄድ ልክ እግር እፈለኩበት አልኩበት ቦታ ድርሼ የምመጣበት ነው። እግር እና እግርን እንደዚህ ነው

ዘይት ሲባል እንግዲህ ዘይት ኧ ያው ሁሉም ስማቸው ቢለያይም ዘይቶች ያው ዘይት ነው ሁሉም ዘይት ነው። የዘይትን እንግዲህ የምትጠቀመው ኧ ዘይት ለምግብ ማጣፈጫነት ኧ ይጠቅማል። እና ዘይት ሳይበዛም ሲበዛ ደግሞ ጉዳትም ስላለው መጠን ባለው መልኩ። ዘይት እኔ እጠቀማለሁና ዘይት ምግብ ማጣፈጫ ነው እና ዘይትን በዚህ መልኩ

ረቡዕ የምንለው እንግዲህ ረቡዕ ሲባል ከሰኞ እስከ እሁድ ባሉት ካሉት ቀናት አንዱ ነው። እና እሮብ የምንለው በ ከሰኞ እስከ አርብ ባሉት ውስጥ ከስራ ከስራ ጊዜ ጋር የሚታይ ነው። ረቡዕ የምንለው እና ረቡዐ ከሰኞ እስከ እሁድ ካለው አንዱ ነው

አመት ሲባል እንግዲህ አመት አስራ ሁለት ወራቶች አሉት። እንደውም ልክ ከመስከረም እስከ ነሀሴ ያለው እናም አመት የምንለው ከመስከረም ጀምረን ልክ ከአዲስ አመት ዘመን መለወጫ ጀምረን እስከ ነሀሴ ያለውን እንትን ብለን አመት እንለዋለን።

ዝናብ ሲባል ዝናብ እንግዲህ ያው በብዛት ዝናብ የሚታወቀው ክረምትን ነው። ሀምሌና ነሀሲ የሚባለውን እናም ልክ አመቱን ጠብቆ ለሰብል ለሰብል ለሰብር ማዝመሪያ ልክ ሀምሌና ነሀሴን ጠብቆ ዝናብ ይመጣል። ሰብል ያድጋሉ። የከብቶች እንደ አጠቃላይ የላሞች የበጎች እንደ አጠቃላይ የእንስሳ ሳር የሚለመልምበት የሚያድግበት የተለያዩ የደረቁ ዛፎች የሚለሙበት ነው። የዝናብ እንግዲህ

ትምህርት ቤት ሲባል እንግዲህ ትምህርት ቤት ልክ ከህፃንነት ገና መዋለ ህፃናት ከመዋለ ህፃናት ጀምሮ ተምረን እዚህ የደረስንበት ነው። እና ትምህርት ቤት ማለት እውቀት የምናገኝበት የተለያዩ ፊደሎችን ቁጥሮችን ሁሉን ነገሮች ጥሩ ጥሩ ነገር ይዘን የምንሄድበት ነው። እና ትምህርት ቤት ማለት ይሄን እንደዚህ

ግብር ግብር ሲባል እንግዲህ ግብር የአመት ግብር አለ። ለምሳሌ በቦታ ዙሪያ በቦታ ዙሪያ ቤትም የተሰራበት ሊሆን ይችላል። ቤትም ያልተሰራበት ሊሆን ይችላል። እና የመሬት ግብር። አንዳንድ ጊዜ ደግሞ የቤተክርስቲያን የቤተክርስቲያን ግብር አለ። እናም ግብር ማለት በአመት የሚከፈል ነጋዴዎች በአመት ግብር የሚከፍሉት ነውና ግብር። በዚህ መልኩ

ጁን የምንለው እንግዲህ ከወራት ጋር ሳይያይዘው ጃንዋሪ ፌብሩዋሪ ማርች ምናምን የሚለው ጁን የሚለው ግን ሰኒ የሰኒውን ወር የያዘ ነው። እና ሰኒ ላይ የተለያዩ በውሃ የተተከሉ ድንች ሽንኩርት ካሮቶች ጎመኖች ምናምን የተለያዩ ነገሮች እንትን የሚመረቱበት ነውና። ጁን የሰኔ ወር ነው። እኔ እንደዚህ አገግን ነው የገለጽኩት

አንድ ስንል እንግዲህ አንድ የሚለው የቁጥር መጀመሪያ ናት። ዜሮ ከዜሮ አንዳንድ ጊዜ። መዋለ ህፃናት ላይ ጀምረን ያው ግን ከዜሮ ነው ጀምረው የሚያስቆጥሩን ግን። እንደ እንትን ስናየው አንድ ማለት የቁጥሮች ሁሉ መጀመሪያ ናት። እና አንድ የሚለውን አንድ ቁጥር ልክ በዚህ መልኩ ገልጿታል።

አውቶቡስ የምንለው እንግዲህ አንዱ ያው የመጓጓዣ አይነት ነው እና አውቶቢስ። ልክ አንዳንድ ጊዜ የምጠቀመው አይነት ነው። የመጓጓዣ የሰው መጓጓዣዎችን እናም አውቶቢስ በጣም ደስ የሚል ከአንድ ቦታ ወደ አንድ ቦታ የሚያዘዋውር

ቤት ሲል እንግዲህ፤ ቤት የምንለው ቤት አንድና አንደኛ የመጀመሪያው የሰው ልጅ መጠለያ ነው። እናም ቤት ሁሉ ነገሮችን አከማችቶ የሚይዝ ነው። እናም የተለያዩ በቃ ስራ ቦታ ቢዋል፤ የት ቢኬድ የት ቢኬድ ተመልሶ መግቢያ ቤት ነው እና፥ ቤት ሁሉን ነገር አመቻችቶ የሚይዝ ነው። እና ቤትን በዚህ መልኩ

ቤተክርስቲያን ሲባል እንግዲህ ቤተክርስቲያን የነፍስ መዳኛ ቦታ ናት። እና የሰው ልጅ ቤተክርስቲያን ሁልጊዜ እየሄድን ጸሎት እያደረግን ሀገራችንን ጠብቅልን ልጆቻችንን ጠብቅልን፣ ቤተሰቦቻችንን አድንልን፣ እኔንም አድነኝ፣ በቃ ለጠየኩት ነገር ሁሉን ነገር እሱ የሚመቸንን የሚመቸኝን የሚሰጠኝ የሚያደርግልኝ ከክፉ ነገር የሚጠብቀኝ ስለሆነ ቤተክርስቲያን ማለት የነፍስ ቦታ ናት።

የስራ ባልደረባ ሲባል እንግዲህ የስራ ባልደረባ ማለት የስራ ጓደኛ አብሮ የሚሰሩት አንድ ላይም አንድ መስሪያ ቤትም ሊሆን ይችላል። አንዱ ሌላኛው እኔ ሌላኛው ሊሆን ይችላል። እና ይህ እኮ የስራ ባልደረባዬ ነው። ተዋወቁት ይሄ እኮ የስራ ባልደረባዬ ነው ይቺ እኮ ሴትም ከሆነች ወንድም ከሆነ። እላለሁ እና የስራ ባልደረባ ማለት አብሮ የሚሰሩት አንላይ ሆኖ የሚሰሩት ማለት ነው

ሩዝ ሩዝ ሲባል እንግዲህ ሩዝ የምንለው አንዱ የምግብ አይነት ነው። እናም በብዛት ለህፃናት ለማቀማቀሚያ ምንም ምግብ ላለመዱት እንጀራ ምናምን ላለመዱት የምናስለምደው የምግብ አይነት ነው። እና ሩዝ አንዱ የምግብ አይነት።

ትምህርት ስንል እንግዲህ ትምህርት ማለት ብዙ አይነት ትምህርቶች አሉ እናም የው መጥፎችን እየተውን ጥሩ ጥሩ ትምህርት ሚባሉትን ከሚያውቁ ጥሩ ጥሩ እውቀት ካላቸው ሰዎች የምን የምገበይበት ጥሩ ነገር እውቀትን፣ አይምሮዬ አይምሮን ሚያዳብር የተለያዩ ትልቅ ደረጃ የሚያደርሱ ትምህርት እንግዲህ ሚባሉት እንደ እኔ አገላለጽ እንደዚህ ነው።

አደጋ አደጋ ሲባል እንግዲህ የተለያዩ አደጋዎች አሉ። እንደ ምሳሌነት አሁን የመኪና አደጋ አለ። እንዲሁም ደግሞ ሳይታሰብም የሆነ ድንገት በድንገት የሆነ እንደ ጭንቅላት እንደማዞር እንደ ቴንሽን የሚጥል አለ ይሄም አደጋ ነው። ቀጥታ ውስዶ ከድንግ ጋር የሚከሰክስ ምን የሚል የራስ ህመም አለ። እናም አደጋ ማለት ሳይታሰብ ድንገት የሚያጋጥም ነገር ነው

እንደምን አመሹ ሲባል እንግዲህ ውሎ እንዴት ነበር? በምን አሳለፋችሁት? ጥሩ ነው ወይ? ወይንስ መጥፎ ነው ወይ? እንዴት ነው አመሻሽ ቆይታ ከጧት ጀምሮ እስከ ሙሉ ቀን ያለው ቆይታስ እምን ላይ ነበረ? ጥሩ ነው ወይ መጥፎ ነው? ወይ ለማለት እንደምን አመሹ ይሉኛል ከዛ ምላሼን እሰጣለሁ ማለት እንደምን አመሹ ከሚለው ይሄ ነው።

ክፍል ሲባል ክፍል እንግዲህ እንደ እኔ አገላለጽ ልክ ስንተኛ ክፍል ነህ? ምን ክፍል ነህ? ኤ ክፍል ነህ ሆይ ቢ ክፍል ነው ሆይ። ልክ እንደዚሁ በእንትን በ በእንትኖች ስለሚደረደር ኤ ክፍል ነህ ሆይ ቢ ክፍል ነው። ሆይ እንላለን እናም ክፍል ማለት በየደረጃቸው የትኛው ክፍል ነህ ስንተኛ ክፍል ነህ ለማለት ክፍሉን ለማወቅ ነው። እንደ እኔ አገላለጽ

ሶስት ሲል እንግዲህ ሶስት የምንለው ቁጥር ነው። ሶስት ቁጥር እናም ቁጥር ማለቂያ የለውም። ከነዛ ውስጥ ግን ሶስት የምንላት ከሁለት የምትበልጥ እንዲሁም ደግሞ ከአራት የምታንስ ናት። ሶስት የምንላት እና ሶስት ቁጥር አቀራረፆአ

ስትራቴጂ ሲል እንግዲህ ስትራቴጂ የምንለው የሆነ አንድን ስራ ስትራቴጁን ጠብቀህ ስራ ወይንም ስትራቴጁን ጠብቀሽ ስሪ ማለትም የተስተካከለ ስራ እንዲሰራና ውጤታማ እንዲሆን። የባከነ ጊዜ እንዳይኖር። ሁሉንም ጊዜ እንድንጠቀምበት በአግባቡና ስትራቴጂውን በስርዓት ጠብቀሽ ስሬ ወይንም ስራ እያልን ቃላቱን ለዚህ እንጠብቃለን

እንኳን ደስ አለህ ለሚለው ያው እኔ ሴት ነኝና እንኳን ደስ አለሽ የሚሉኝ ልክ እንደተመረቅኩኝ ትምህርቴን ጨርሼ እንደተመረኩ እንኳን ደስ አለሽ፤ እንኳን ደስ አለሽ፤ እንኳን ለዚህ አበቃሽ እንኳን ለዚህ አደረሰሽ ምናምን ይሉኛል እና በልደትም ሰዓት ልደት እያከበርኩ ምናምን ሲያዩኝ እንኳን ደስ አለሽ እንኳን አደረሰሽ ይሉኛል እና እንኳን ደስ አለህ ማለት በቃ ለየት ያለ የሚያስደስት ነገር ሲገኝ እንኳን ደስ አለሽ ይሉኛል።

መረጃ ሲባል እንግዲህ መረጃ የሚባለው አሁን ለምሳሌ የትምህርት እንትኖች አሉ ማስረጃዎች እነዚህን መረጃ ነው ለምዝገባ ምናምን ሲኬድ። አሁን ማስታወቂያ ወጥቶ መረጃ ይዛችሁ ኑ ሲባል የትምህርት መረጃ ከስምንተኛ ክፍል እስከ ዲፕሎማ እስከ ዲግሪ እስከ ማስተር ያሉትን መረጃዎች ተይዞ ይቀርባልና። መረጃ እሚባለውን እኔ በዚህ መልኩ እገልጸዋለሁ

ቅዳሜ የሚለው እንግዲህ ቅዳሜ ከ ከሰኞ እስከ እሁድ ካሉት ቀናት ውስጥ አንዱ ቅዳሜ ነው። እና እንግዲህ ቅዳሜ እኔ በብዛት የእረፍት ጊዜ ነው። ስራ ቦታ የማልሄድበት ቤት ውስጥ ግን የተለያዩ ስራዎችን የማከናውንበት ነው። እና ቅዳሜ እና ቅዳሜን በዚህ መልኩ በልጸዋለሁ

ዶሮ እንግዲህ ዶሮ ሲባል። አውራ ዶሮ አለ ሽካካ ወይንም ሴት ዶሮ የምንላት አለች። እናም የሀበሻ ዶሮ የፈረንጅ ዶሮ የሚባሉ አሉ አለው እናም እነዚህ ለምግብነት የሚውሉ ናቸው። ማለትም ዶሮ ስጋው ለበአል በተለይ ለበአል የዶሮ ስጋን በለለን ዶሮ እንቁላል ጣይ ናት እንቁላል እንጠቀማለን። እና የእንዲህ ዶሮ አገላለጹ እንደዚህ ነው

ቡና እንግዲህ የምንለው ቡና በስፋት የሚታወቅ የትኩስ መጠጥ ነው። እናም ልክ እንደ ባህላችን ቡና በጣም ሁልጊዜ ቀን በቀን የምናፈለው። በተለይ ደግሞ ለበዓላት ሁልጊዜ ቡና በቃ ቤት ማድመቂያችን መጋበዣችን ምንም ሌላ ነገር ቢገብዝም ኖሮ ቅድሚያ ቡና ጠጡ። ቡና ልጋብዝሽ ነው የሚባለው እና ቡና አገላለጹ እንደዚህ ነውና ሁሉ ሰው ተጠቃሚ ነው።

የምስክር ወረቀት የምንለው እንግዲህ ሰው በስራ ላይ እኔ አሁን እሰራ እሰራ እሰራና እና ጊዜን በአግባቡ እጠቀማለሁ ሰዓታትን አከብራለሁ። ጥሩ ጥሩ ነገሮቼን ለደንበኞች ጥሩ ምላሾቼን ጥሩ መስተንግዶችን አደርጋለሁ። ሁሉን ነገር ስለማደርግ ልክ ታታሪነቴን ብቁነቴን ትጉህነቴን አይተው ልክ መጨረሻ አመት ላይ የምስክር ወረቀት ደስ የሚያሰኝና ጥሩ እንደሰራሁኝ አድርገው የምስክር ወረቀት

ጥሬ ገንዘብ ሲባል እንግዲህ ጥሬ ገንዘብ የምንለው? ምን እምንም ላይ ያልዋለ እንደሁ ብቻ ብሩን ባንክም ሊሆን ይችላል። ወይንም ቤት ውስጥ ማስቀመጫ ውስጥ የተቀመጠ ሊሆን ይችላል። የተቀመጠ እና ጥሬ ገንዘብ ማለት ምንም ላይ እያወራ ግን ብሩ በስርዓት ተደርጎ የተቀመጠ ጥሬ ገንዘብ እንለዋለን

ቢሮ የሚለው እንግዲህ ቢሮ ማለት። ልክ አንዳንድ እንትን ያው መስሪያ ቤቶች ላይ ተያይዞ ቢሮዎች የየራሳቸው የሆነ የሰራተኞች መቀመጫ ተቀምጠው ደንበኞችን የሚያስተናግዱበት ቦታ ነው። እና ቢሮ የምንለው አገላለጹ እንደዚህ

ብድር ሲባል እንግዲህ ብድር ከ ከአብቅቶ ቦታ ሊበደር ይችላል። ሰው ወይንም ደግሞ ከአንዱ ጓደኛው ይህን ያክል ብር አበድረኝና ሌላ ጊዜ እከፍልሃለሁኝ ይላል። እና ደግሞ አሁንም ልክ ልጅ ከቤተሰቧ ይህንን ያክርብር አበደረኝ ይህንን ስጠኝና መልሼ እሰጥሃለሁ እንደዚህ አድርግልኝ በእቃ መልኩም ሊሆን ይችላል። እቃ እቃ መበደር ለመሠራሪያ በሰርግ ሰዓት ምናምን እና ብድር የምንለው አገላለጹ

እባክህ ለሚለው እባክህ ያው እንግዲህ የቃሉ አገላለጹ እባክሽ እህቴ ይሄንን ነገር ትረጂኛለሽ? እባክሽ እህቴ ይህንን ነገር ተቸግሬ ነው እና ታደርጊልኛለሽ? እባክሽ እህቴ ምግብ የምቀምሰው አጥቼ ነው። ታቀምሺኛለሽ? በቃ ያለ አይደለ ልክ አንድ ሰው የተቸገረውን ነገር እባክህ ይሄንን አድርግልኝ፣ ይሄንን አድርግልኝ ብለው ጥያቄ ይጠይቃሉ እና እባክህ ማለት አገላለጹ እንደዚህ ነው

መጥፎ የሚለው መጥፎ። ምንም የሚሰራ አይደለም ተግባር ላይ የሚሆን ነገር አይደለም። መጥፎ ማለት በቃ ጥሩ ያልሆነ ነገር። ከንግግርም ሊሆን ይችላል መጥፎ የሆነ ንግግር። አስቀያሚ የሆነ ንግግር ስድብም ሊሆን ይችላል። መጥፎ መጥፎ ነው። እና እንዲሁም ሰውን ይሄን አደረገኝ በማማት በማማት በኩል ሰውን በማማት መጥፎ ነገር። እና መጥፎ መናገር መጥፎ የምንለው ይሄ ነው። እና መጥፎ ነገር ምንም አይነት ጥሩ አይደለም

ደመና ስንል እንግዲህ ደመና ፀሀይን ሸፍኖ ልክ የፀሀይን መቃወቷን ሽፍን አድርጎ ደመና እንለዋለን ሲጋርድ እናም ፀሀይ ሳትወጣ የሆነ ጠለስ ነገር ሲሆን ደመና እንለዋለን። በይበልጥ ክረምት ላይ ክረምት ላይ በጣም ከባድ የሆነ ደመና አለ። እና ደመና የምንለው ፀሀይን ጋርዶ ደመና ሲያለብስ ነው ደመና የምን

ኢሜል የምንለው እንግዲህ ኢሜል። እኔ በትምህርት ደረጃ ላይ እንደ አጠቃላይ የማነባቸውን ሁሉን ነገሮች በፎቶ የሚሆኑ በሚነበቡም የሚሆኑ ሁሉን ነገሮችን የማስቀምጠው ኢሜል ላይ ነው። እና ለሰዎችም ለሚያስፈልጉ ነገሮችን በኢሜል እልካለሁ። እና ኢሜል ማለት በጣም ብዙ ጠቃሚ ነገሮችን የሚልክልን የአደድስ ነገሮችን የምናመጣበት ነው። እና ኢሜል በዚህ መልኩ እገልጸዋለሁ

ዲግሪ እንግዲህ የምንለው ዲግሪ ከ ከአንደኛ ክፍል ጀምሮ ወይንም ከመዋለ ህፃናት ጀምሮ ማህል ህፃናትን እስከ ሶስት አመት ከጨረስን በኋላ ልክ በሰባት አመታችን ሆነ በስድስት አመት አንደኛ ክፍል ገብተን ወደ እስከ አስራ ሁለተኛ ክፍል ጨርሰን ከዛ በዲፕሮምም ዲፕሮምም ከያዝን በኋላ ሊሆን ይችላል አለበለዛ ደግሞ ልክ አስራ ሁለተኛ ክፍል እንደጨረስን ዩኒቨርሲቲ ገብተን ልክ ዩኒቨርሲቲ ተመርቀን ስንወጣ ዲግሪ ይባላል

ውል ኧ ውል እንግዲህ የምንለው ኧ በጋብቻም ሊሆን ይችላል። ኧ ልክ ል እከሊት እና እከሌ በዚህ ቀን በዚህ ወር በዚህ ዓመተ ምህረት ጋብቻውን ፈጽመዋል የሚል ውል ይያዛል። እንዲሁም ደግሞ ቤት ሲገዛ ወይንም ደግሞ ቦታ በሚገዛበት ሰዓት ውል ይፈጸማል። ያኛውም እንዳይከዳ ይሄኛውም እንዳይከዳ ውል የምንለው ውል የያዘው ነገር መቼም እንትን ስለማየህ ውል የምንለው እንደዚህ ነው

ችሎታ የምንለው እንግዲህ ችሎታ የማንበብ ችሎታ አለ። በጥሩ ሁኔታ እንዲሁም ደግሞ የመጻፍ ችሎታ ያለው አለ። እንዲሁም ደግሞ ስብሰባ ላይ ስብሰባ ላይ በመሪነት ቆሞ። ነገሮቼን በደንብ አቀላጣጥፎ የማቅረብ ወይንም ደግሞ ሰዎችን የሆነ ጥሩ ጥሩ ነገሮችን። አሰባስቦ የመምከር ምን ማለት ችሎታ? ማለት እንግዲህ ከእውቀት ጋር ተያይዞ። በጣም እውቀት እና እንትን ያለው ችሎታ እንለዋለን

ቀይ ሽንኩርት የምንለው እንግዲህ ቀይ ሽንኩርት ለወጥ ወይንም ደግሞ ለተለያዩ ለፓስታም ሊሆን ይችላል ለመኮረንም ሊሆን ይችላል እንደ ጠቃላይ ለመግብ መስሪያነት የምንጠቀመው ቀይ ሽንኩርት ነው። እና ቀይ ሽንኩርት ለስጋ መስሪያነት ለዶሮ መስሪያ እንዲሁም ለተለያዩ የምግብ አይነቶች መስሪያነት እንጠቀመዋለን። እና ቀይ ሽንኩርት በዚህ መልኩ እንገለገልበታለን።

እርዳታ የምንለው እንግዲህ እርዳታ ሲባል። አሁን አንዳንድ የሌላቸው ያጡ ሰዎችን ከአንዱ ከአንዱ ወደ አንዱ ከአንዱ በማሰባሰብ ከአንዱ ከሌላኛው ከዛ ካላቸው ካላቸው ሰዎች ገንዘብም ይሁን ልብስም ይሁን ጫማም ይሁን የተለያዩ ነገሮችን በማሰባሰብ ልክ ሐለሌላቸው ሰዎች። እረዳለሁኝ እናም እርዳታ የሚለው በዚህ መልኩ ነው የምገልጸው

ችግር የለም የሚለው ይህንን ታደርግልኛለህ ወይም ታደርግሊኛለሽ ይለኛል ጓደኛ የያጣውን ነገር የፈለገው ከእኔ ከእኔ ሊያገኝ የፈለገውን ነገር እንዳደርግለት የፈለገውን ነገር በምግብም ሊሆን ይችላል፣ በገንዘብም ሊሆን ይችላል፣ በጉልበት እርዳታ ሊሆን ይችላል እና ይሄን ነገር ታግዢኛለሽ ወይንም ይሄን ነገር ታደርጊልኛለሽ ስለኝ እሺ ችግር የለም አደርጋለሁኝ እላለሁ እና ችግር የለም ማለት ይሄ ነው።

ብቃት የሚለው ብቃት እንግዲህ ስገልጸው በስፖርት ሊሆን ይችላል። እንዲሁም ደግሞ በእውቀት የበቃ በእውቀት መብቃት እንዲሁም ደግሞ በተለያዩ በንግግሮች ሰዎችን ጥሩ ጥሩ ነገሮችን በማለት ማብቃት። እና ብቃት የሚለው ልክ በዚህ መልኩ እገልጸዋለሁ

አራት የሚለው እንግዲህ ቁጥር ጋር ተያይዞ ነው የቁጥር ነው እናም ይሄ ቁጥር ከሁሉም በጣም ብዙ ቁጥሮች አሉ ቁጥር ማለቂያ የለውም። እናም አራት የምንላት ከ ሶስት የሚበልጥ ከአምስት ደግሞ የሚያንስ ነው። አራት እና አራት የሚለው በዚህ መልኩ እገልጸዋለሁ

እዚህ የሚለው ቃል ለምሳሌ ልክ አሁን አለሁበት ቦታ ላይ። ስልክ ተደውሎ የት ነሽ? የት ድረስ ልምጣ ሲሉኝ እዚህ ድረስ እና። እዚህ እጠብቅሃለሁ። እዚህ ቦታ እጠብቅሃለሁ እዚህ አጠገብ እጠብቅሃለሁ። ለማለት እዚህ የሚለውን በዚህ መልኩ እጠቀመዋለሁ

ቡናማ የሚለው እንግዲህ ቡናማ ከከለር ጋር ስገልጸው ቡናማ ከለር እወዳለሁ እላለሁኝ። እናም ቡናማ ከለር ሳይ ደስ ይለኛል። እናም ቡናማ ከለርን ለጫማም ልብሶችንም አንዳንድ ነገሮችን እጠቀመዋለሁ። እናም ቡናማ የሚለውን ከከለር ጋር ሳያይዘው እንደዚህ ነው የምገልጸው

ዘገየ የሚለው አሁን አንድ ሰው እዚህ ቦታ ጠብቂኝ ብያት ለምሳሌ ጓደኛዬን ጠብቂ ብያት እኔ ከቆየሁባት ወይንም ያን ጊዜ ስዘገይ ቶሎ ሳልመጣላት ስቀር። ዘገየሽብኝ ወይንም ወንድም ከሆነ ዘገየህ የማለት እንትን ነው አገላለጹ።

እወድሃለሁ የሚለው ለምሳሌ አሁን ፍቅረኛ ሊሆን ይችላል። ከቤተሰቦች እወድሃለሁ ወንድሜ እንዲሆን ይችላል። በቃ እንደዚህ ዘመዴን በጣም የምወደውን ዘመዴ ለኔ ብዙ ነገር ለኔ መስዋዕት የሚያደርግልኝን አባቴን እወድሃለሁ። እላለሁኝ እናም እወድሃለሁ ማለት ለኔ ጥሩ ነገር የሚያደርግልኝን የሚመቸኝን ለኔ ጥሩ የሆነ መስዋዕት የሚከፍልልኝን እወድሃለሁ እለዋለሁ።

መታጠቢያ የሚለው እጅ ብቻ እጅ መታጠቢያ ሊሆን ይችላል እግር መታጠቢያ ሊሆን ይችላል። እንዲሁም ደግሞ ፀጉር መታጠቢያ ሊሆን ይችላል። እንዲሁም ደግሞ ገላ መታጠቢያ ሊሆን ይችላል። እና መታጠቢያ ሲባል የተለያዩ ነገሮችን ለመታጠቢያ እንጠቀማለን

ነጭ የሚለው ነጭ ያው እንግድህ ከቀለም ጋር ስገልጸው ነጭ ቀለም የቤት ቀለም አለ እንዲሁም ደግሞ በጨማ አለ እንዲሁም በቤት እቃዎች ነጫጭ እቃዎች አሉ፣ እናም ደግሞ የተለያዩ ነጭ ቀለም ያላቸው የሀበሻ ቀሚስ የሀበሻ ቀሚስ አሁን በብዛት ነጭ ነው። በባህላችን በጣም ደስ የሚል እና ነጭ ቀለም በጣም እወዳለሁ።

ሆቴል የምንለው ሆቴል። ከከባድ የሆነ ሆቴል አለ መካከለኛ አለ ዝቅተኛ የሆነ ሆቴል አለ። እና የሆቴሎች ውስጥ እንደ ፍላጎት የምግብ አይነቶችን በደንብ አድርገው ያስተናግዳሉ። እንዲሁም መጠጥ የመጠጥ አይነቶችን እንደ ፍላጎት ያቀርባሉ። እናም ሆቴል የምንለው ልክ ያው በዚህ መልኩ ነው የገለጽኩት

ላክ ላክ የሚለው ገንዘብ ሊሆን ይችላል። ወይንም የተለያዩ እቃ ላክ ከዚህ ቦታ ወደዚህ ቦታ ላክ ወይንም ላኪ ሴት ስለሆንኩኝ ላኪ ልካለሁኝ ከአንድ ቦታ ወደ አንድ ቦታ መላክ እንደማለት ነው። እና ገንዘብም ከሆነ በባንክም ሊሆን ይችላል እልካለሁኝ እና ላክ የሚለው በዚህ መልኩ ነው የምገልጸው።

በር የሚለው በር እንግዲህ ይሄ መግቢያ መውጫ የመጀመሪያ የአጥር በር አለ ትልቅ መኪኖች የሚገቡበት ምናምን። ትልቅ የሆነ በር እንዲሁም ደግሞ የዋና የሰው መኖሪያ የሰው መግቢያ በር አለ። እና በር በዚህ መልኩ ነው እኔ የምገልጸው። የመኖሪያ ቤት በር ማለት

መሄድ የሚለው። እንግዲህ መሄድ ሲባል ከአንድ ቦታ ወደ አንድ ቦታ መሄድ። ነው ወደ ስራ ቦታም ሊሆን ይችላል ወደ መናፈሻ ቦታም ሊሆን ይችላል ወደ ቤተሰብም መሄድ ሊሆን ይችላል ወደ ጓደኛም ጋር መሄድ ሊሆን ይችላል። እናም ከአንድ ቦታ ወደ አንድ ቦታ ወደ ተፈለጉ ቦታ መሄድ ማለት እንደዚህ ነው አገላለጹ።

ፕሮጀክት የምንለው እንግዲህ ፕሮጀክት ትልቅ የሆነ እንደ አጀንዳ ነገር አድርገን ፕሮጀክት የምንጠቀምበት ልክ በሚያስፈልገን ሰዓት ፕሮጀክት አዘጋጅተን ነገሮችን በአስፈለገን ሰዓት ያስቀመጥነውን ለማከናወኛ እንጠቀምበታለን እና ፕሮጀክትን በዚህ መልኩ ነው። እኔ የገለጽኩት

እንኳን ደህና መጡ ሲባል ከአንዴ ቦታ ልክ ወደ ሌላ ቦታ በመሄድ ሰዓት እንኳን ደህና መጡ ይላሉ ያው በክብር ለመቀበል እናም ደግሞ ልክ ስብሰባ ላይ ከመመራቱ በፊት ወደ ተግባር ከመግባቱ በፊት እንኳን ደህና መጡ ይባላል፤ እናም ከሌላ ቦታም ከውጭ ሀገርም ይሁን ከሀገር ውስጥም ይሁን ልክ በምንገናኝ ሰዓት እንኳን ደህና መጡ በቃ ጥሩ የሆነ አቀባበል ማድረግ ማለት ነው።

ባቡር የ ምንለው እግድህ ባቡር የምንለው ሰውን ከአንድ ቦታ ወደ አንድ ቦታ የሚያንቀሳቅስ ነው። እናም ባቡር ማለት ደስ የሚል ከተሽከርካሪዎች አንዱ የሚመደብ ነውና ባቡር በጣም ደስ የሚል የሰው መጓጓዣ ነው

ሩቅ ስንል እንግዲህ ሩቅ ማለት ከመንገድ አሁን ከመንገድ ስንነሳ ለምሳሌ ስወስደው ሩቅ መንገድ ይባላል። ወደ ውጭም ሀገር ሊሆን ይችላል ከኢትዮጵያ ወደ ውጪ። እንዲሁም ደግሞ እዛው ኢትዮጵያ ውስጥ ሆኖ ከዛው ለዛው በጣም የሚራራቁ። ከዞን ወደ ክልል ከክልል ወረዳዎቼ ምናምን ስላሉ ሩቅ የምንለው ከመንገድ አንፃር በጣም ሩቅ ቦታ አለ። እንደዚህ ያንን ነው የምንገልጸው ሩቅ ሲባል

አሮጌ ሲባል እንግዲህ አሁን ለምሳሌ ተለብሶ ተለብሶ በጣም የተቀዳደደ ጫማ ጫማን ብንወስድ አሁንም እንደዚሁ ተለብሶ ተለብሶ በጣም የተለበሰ መቀደድ የጀመረ በጣም የቆየ ልብስ አለ ቤት ቤት በጣም ከመቆየት አንፃር የመውደቅ ባህሪ አለው። እንዲሁም ቆሻሻዎችን የመሰብሰብ ባህሪ አለውና አሮጌ ስንል ከዚህ መልኩ ነው እኔ የምወስደው

እድለኛ ሲባል እንግዲህ እድለኛ ከሎተሪ እጣዎች እጣ ሲወጣ እከሌ እኮ እድለኛ ነው። ሁልጊዜ እጣ በጣለ ቁጥር ይወጣለታል። እንዲሁም ደግሞ ተወዳድሮ ሲያልፍ እከሌ እኮ እድለኛ ነው። ይባላል። እና እድለኛ ማለት ለዛ ለቀረበበት ነገር ልክ እድሉን ሲያገኘው እድለኛ እለዋለሁ

የመጨረሻ ቀን ሲባል እንግዲህ የመቋጫ ማጠናቀቂያ ላይ ሲደረስ እንዲሁም ደግሞ ዛሬ የመጨረሻ ቀን ፈተና አለ። ዛሬ የመጨረሻ ቀን የሆነ እንደ እጣ እጣ የሚወጣበት ቀን ነው የመጨረሻ ቀን ምናምን እየተባለ እንግዲህ የመጨረሻ ቀን ሲባል በዚህ መልኩ ነው የምገልጸው

ጀልባ ሲንል እንግዲህ ጀልባ ልክ በትልልቅ እንትኖች ውሃዎች ለምሳሌ ሀይቅ ጣና የሚባሉ አሉ። እንዲሁም ልክ በእነዛ ውስጥ ወደ ተለያዩ ገዳማት ውስጥ እንዲሁም ደግሞ ወክ ለማድረግ በጀልባ ልክ ሰውን ወደፈለገበት ቦታ ወደዛ ወደዛ እያልን እዝናናበታለሁኝ እና ጀልባ በጣም ደስ የሚል ነው። ለሰርግ ቀናትም በጣም ደስ ይላል

ጠዋት ሲባል እንግዲህ ጠዋት ይኸው እንደ አዲስ ቀን ነው ደስ የሚለው የሚታየው ማለትም። ልክ አዳር ተተኝቶ አድሮ ጠዋት እንዳዲስ ብድግ ተብሎ። ፊት ታጥቦ እግር ታጥቦ እጅ ተታጥቦ ቁርስ ተበልጦ በቃ ልክ እንደ አዲስ ጠዋት። ወደ ስራ ቦታ የሚኬድበት። እና ጠዋት የምንለው ልክ መጀመሪያ ላይ ከ አስራ ሁለት ሰዓት ጀምሮ ያለው ልክ ጠዋት

ፌብሩዋሪ የምንለው እንግዲህ የ ከአስራ ሁለቱ ወራቶች ውስጥ፣ ከመስከረም እስከ ነሀሴ ካሉት ወራት ውስጥ አንዱ ፌብሩዋሪ እንለዋለን። ወይንም ደግሞ የካቲት ወር የምንለው እናም የካቲት ወር ከአስራ ሁለቱ ወራት ውስጥ አንዱ እንደሆነ ነው የምገልጸው።

ሸሚዝ ሲባል እንግዲህ ሸሚዝ በተለይ በተለይ ሞቃት ሞቃት አለበት ቦታ ላይ ሸሚዝ በጣም ደስ ተብሎ የሚለበስ ልብስ ነው። ማለትም ሙቀት በዛበት ቦታ ላይ ሸሚዞች ሰፋፊ ሸሚዞች በጣም ምቹ ሳይሆኑ ለሴትም ለወንድም የሚሆኑ ሸሚዞች በጣም አመቺ ናቸው

እንግዲህ ስድስት ሲባል ስድስት ያው ቁጥር ናት እናም በጣም ያው ቁጥር ማለቂያ የለውም። ግን ስድስት የምንላት ከአምስት የ ከአምስት ቁጥር የምትበልጥ ከሰባት ደግሞ የምታንስ ከአምስት እና ከሰባት መካከል የምትገኝ ስድስት ቁጥር ናት። እና ስድስት በዚህ መልኩ ነው የምገልጻት።

ፈጣን ስንል እንግዲህ ፈጣን የሚለው ልክ ሯጮች አሉ ታዋቂ ታዋቂ ዉይ እከሌ እኮ ፈጣን ነው። በጣም አንደኛ ነው። ሁሉንም ፈጥኖ አንደኛ ይወጣል ምናምን እንዲሁም ደግሞ በስራ ሁኔታ በስራ በመስሪያ ቤቶች ምናምን ላይ ስንሄድ እከሌ እኮ ለስራዋ በጣም ፈጣን ቀልጣፍ ናት። እንደዚህ እያልን ፈጣን የሚለውን እገልጸዋለሁ

መታጠቢያ ቤት የት ነው ለሚለው? ይህ መታጠቢያ ቤት እዛው ግቢ ላይ የራሱ የሆነ ለመታጠቢያ አንዴ ቤት ተሰርቶ ከላይ የሚወርድ ልክ ለቁምም መታጠቢያ። ሙሉ ገላ እንደመታጠቢያ እንዲሁም ደግሞ ለፈለጉት አይነት ለእጅም ይሁን ለእግርም ይሁን ለፊትም ይሁን እንደ ልብ ልክ የራሱ የሆነ አንድ ቤት። አለና መታጠቢያ ቤት የት ለሚለው እዚው ግቢ ውስጥ ሆኖ አንዲ ቤት ራሷን ችላ የመታጠቢያ ቤት አለች

ስለተገናኘን ደስ ብሎኛል። የሚለው ለምሳሌ ዘመድ እህት ልክ ውጭ ሀገር ከርሞ ሲመጡ። በቃ በስልክ ብቻ ነበረና የምንገናኘው የምናወራው። እናም ልክ እነሱም ብዙ አመት ሁለት አመት ሶስት አመት ከርመው። ልክ ስንገናኝ ስለተገናኘን ደስ ብሎኛል በቃ ልክ በደስታ በደስታ ደስታን መግለጽ ማለት ነው።

ማየት ሲባል እንግዲህ ማየት ልክ ከሰው ጋር ቁጭ ብሎ አይን አይን ላይ እየተያዩ ማውራት በመተያየት። እንዲሁም ደግሞ ልክ በርቀት ሰውን ማየት ህዝብ በበዛበት መካከል ላይ ስብሰባ ላይ ሊሆን ይችላል። የተለያዩ ሰዎች ታጅበው በርቀት ማየት ሊሆን ይችላል። እና ማየት የሚባለውን በዚህ መልኩ ነው የምገልጸው

ስኳር እ ሲባል እንግዲህ እ ስኳር እ ያው እንግዲህ ሲገለጽ ጣፋጭ ነው ጣፋጭ የሆነ ነው። እናም ስኳርን ለብዙ ነገር ማጣፈጫ እንጠቀመዋለን። እንዲሁም ለቡና ለሻይ እ ለ ለውዝ እ እንዲሁም ለሾርባ እ ለአጥሚት እ ለገንፎ መጠቀሚያ ለብዙ ነገር ስኳርን እ በጣም ለብዙ ነገር እንጠቀምበታለን። እና ስኳር እ ጣፋጭ ነው እና ነገሮችን የምንሰራበትን በጣም የሚያ የሚያጣፍጥልን ተመችቶ እንድንጠጣ የሚያደርግልን